አዲስ ቴክኖሎጂ መማር ትወዳለህ? በጣም፣ በጣም፣ ቴክኖሎጂ በጣም ምወደዉና በጣም ጉጉት ያለኝ የዘርፍ ነው፤ በጣም አዳዲስ ቴክኖሎጂዎችን ደግሞ ማየት፣ መማር፣ መሞከር በጣም ያስደስተኛል፤ እንደውም እኛ ሀገር አንድ ከቴክኖሎጂ ጋር በተያያዘ ረጅም አመት የቆየ የቲቪ ፕሮግራም አለ፤ ሰለሞን ኦን ኢ። ቢ። ኤስ የሚባል እና በቃ በፍቅር ነው ለረጅም አመት የምከታተለው፤ አዳዲስ ላዝ ቬገስ በየአመቱ የሚደረግ የቴክኖሎጂ ሾው አለ፤ እሱን እያዩ ከእሱ መማር በጣም ያስደስተኛል፤ እሱም ብቻ አይደለም፣ አዳዲስ ቴክኖሎጂ ዘርፎች ኤአይ ላይ፣ ሮቦቲክስ ላይ፣ ማሽን ለርኒንግ ላይ፤ ያሉትን ትምህርት ዘርፎች መማር ያስደስተኛል እና ስቲል አሁንም የጀመርኳቸው አሉ፤ ኤአይ ላይ፣ ማሽን ላርኒንግ ላይ፣ እና በጣም ነው ደስ የሚለኝ ቴክኖሎጂ መማር፤

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ ከተለያዩ ሰዎች ጋር በምገናኘትበት ወቅት ዘመን ሊሆን ይችላል ጓደኛ ሊሆን ይችላል የተለያየ አዳዲስ ሰዎችም ሊሆኑ ይችላሉ። ስለ ስራ ሁኔታ ያለውን ነገር እጠይቃለሁ። እኔ ያላስተዋልኳቸው አዳዲስ እየተሰሩ ያሉ ነገሮችም ካሉ። ምናልባት ከእኔ ጋር እሚሄዱ ከሆነ ወይም እኔ ፍላጎቱ ያለኝ ኤሪያ ከሆነ የስራውን አይነት እንዴት እንደሚሰራ? ገለጻውን ከሰማሁ በኋላ ወደዛ የምገባበትም ጎን ለጎን አሁን ከምሰራው ስራ ጎን ለጎን ለመስራት እሞክራለሁ። ያው እኔም ያሉትን የስራ ሁኔታዎች እኔም ያለሁበትን ሁኔታ ለሰዎች ገለጻ አደርጋለሁ። የሰማሁትም ነገር ካለ ለሚሆን ይሆናል ብዬ ለማሰበው ሰው ብዙ ጊዜ እንደ ሀሳብ አቀርባለሁ።

የትኛውን ባህላዊ ምግብ ትወዳለህ? ከባህላዊ ምግቦች በጣም የምወደው ክትፎ ነው። ያው ኦፊሻል ያልሆነ ጥናትም ተደርጎ እኛ ሀገር አብዛኛው ማለት ይቻላል። ምርጫ የሚያደርገው ባህላዊ ምግብ እንደሆነ ነው የሰማሁት። እና ክትፎ በጣም ልዩ የሆነ ባህላዊ ምግብ ነው ብዬ ነው የማስበው እና። ጣዕሙ ደግሞ ከሌሎች ምግቦች ለየት ያለ መሆን። ያው ስጋም መሆኑ ተጨማሪ እንትን ይሰጠዋል። እኔ ተክትፎ ራሱ ያው አይነት አለው። እኔ ያው በጥሬው የተዘጋጀውን ክትፎ ነው የምመርጠው። ለዛም ነው። በዓላት ላይ በብዛት የምንበላው ምግብ እሱን ነው። የአብዛኞቻችን ምርጫ አንደኛ ምርጫ ስለሆነ ማለቴ ነው

ቅመማ ቅመም የበዛበት ምግብ ትወዳለህ? አዎ ቅመማ ቅመም የበዛበት ምግብ እወዳለሁ። መውደድ ብቻ ሳይሆን ያው የምግቡም አይነት ይወስነዋል እውነት ለመናገር ቅመማ ቅመም እንዲኖራቸው የምግቡን ጣዕም የሚቀንሱ ምግቦች ስላሉ ቅመም ቢኖራቸው ብዬ እንደ ምሳሌ እምጠቅሳቸው የተወሰኑ ምግቦች አሉ። ለምሳሌ ክትፎ ቅመማ ቅመሙ በደንብ ሲኖረው ጣዕሙን በጣም የማጣፈጥና የማሻሻል ነገር አለ። ሮዝም እንደዛው ነው። በጣም ቅመማ ቅመም ሲኖረውና ሳይኖረው በጣም ልዩነት አለው። ጣዕሙ ላይ እነዚህን የመሳሰሉ ምግቦች ላይ ቅመማ ቅመም ቢኖረውና ቢበዛበት የተሻለ ነው ብዬ አስባለሁ። ያው ብዙ ጊዜ ህንዶች ናቸው በቅመማ ቅመም የሚታወቁት እነኛም ሀገር ቅመማ ቅመም በደንብ ተጠቃሚ ነን ብዬ አስባለሁ። ምንም እንኳን እንደነሱ ባንሆንም

ደሞዝ በየትኛው ቀን ታገኛለህ? ደሞዝ በእኛ ካላንደር በኢትዮጵያውያን ካላንደር ማለት ነው። ሁለት ሃያ ሶስት አካባቢ። በፈረንጆች ደግሞ ሰላሳ ወይ አንድ አዲስ ወር አንድ ላይ። ደሞዝ የሚገባና የማገኝ ይሆናል በጊዜ ገደብ ሲቀርብ ማለት ነው